እሺ ስለተገናኘን አመሰግናለሁ በየትኛውም መተግበሪያ መልእክት ትልካለህ ይላል ያሁኑ መወያያ እርሳችን? እኔ የተለያዩ መተግበሪያዎችን እጠቀማለሁ መልእክት ለመላላክ። ለምሳሌ እንደ ስልክ የመልእክት መላኪያ መተግበሪያዎች ሊሆን ይችላል ወይንም ደግሞ የ ኮምፒውተር የመልእክት መተግበሪያዎች ሊሆኑ ይችላሉ ማለት ነው። ለምሳሌ በስልክ መልእክት መተግበሪያዎች መካከል እንደ ዝነኛው እንደ ቴሌግራም እንደ ኢሜይል ወይንም ደግሞ ትንሽ የሆነ መልእክት መላኪያ መሳሪያ እንደ ሚሴች ኤስኤምኤስ ይጠቀሱበታል ማለት ነው። እና እነዚህን መተግበሪያዎች በመጠቀም የተለያዩ ጽሁፎችን እልካለሁኝ ጽሁፎችን ብቻ ሳይሆን። አሁን አሁን ጋር እንደዚህ መተግበሪያዎች እየዘመኑና እየታደሱ በመምጣታቸው ምክንያት የተለያዩ ነገሮችን መላክ አስችለውናል ማለት ነው። ለምሳሌ ልክ እንደ ምስል ወይንም ደግሞ እንደ እንደሚጫወት ምስል ወይንም ድምጽ ብቻ ወይንም ደግሞ ያለንበትን ቦታ። እነዚህ እነዚህን ነገሮች ሁሉ መላክ እንችላለን ማለት ነው። እነዚህን መተግበሪያዎች በመጠቀም እና ይሄ ነው መልሴ።

እሺ በድጋሜ ስለተገናኘን አመሰግናለሁ ስለ ፀጉር ተንከባክበህ ትወዳለህ? ይላል ያሁኑ ጥያቄያችን? ፀጉር መንከባከብ እኔ በጣም እወዳለሁኝ። ይሄንንም ያልኩበት ምክንያት። ፀጉር የውበት መገለጫ ነው ወይንም ደግሞ ስለራሳችን ያለን አመለካከትን ወይንም የራሳችንን ባህሪ በውስጣችን የምናስበውን ነገር ስለራሳችን ገልጠን የምናሳይበት ነው ብዬ ስለማስብ ነው። እና ይሄ ነገር እንደዛ በደንብ ፀጉራችን የሚሰራ ከሆነ ወይንም ደግሞ የፀጉር አቆራረጣችን ጥሩ ከሆነ። ለምሳሌ እኔ አሁን ወንድ ነኝ እና የፀጉር አቆራረጤ እና የፀጉር አበጣጠሬ ጥሩ ከሆነ ሌሎቹ ስለኔ የሚኖራቸው ግምት የተሻለ ነው ብዬ አስባለሁ። ምክንያቱም ራሳችንን መንከባከብ እና ራሳችንን መጠበቅ ለራሳችን ያለንን ዋጋ ይገልጣል ብዬ ስለማስብ ነው ማለት ነው። እንዲሁም ሴቶችም ቢሆኑ ተመሳሳይ ነገር ነው ፀጉራቸውን የሚሰሩበት መንገድ እና ፀጉራቸውን እንክብካቤ የሚያደርጉበት መንገድ ስለራሳቸው ያላቸውን ግንዛቤ ስለራሳቸው ያላቸውን ዋጋ ይሰጥልናል ማለት ነው በዛም መሰረት እኔ ፀጉር መንከባከብ እወዳለሁኝ። ብዙ ጊዜ እኔ ፀጉሬን የምቆረጠው ቁርጥ ከፊት ለፊት ጋር በደንብ ሳልቆረጠው ግን ሙሉ ዙሪያውን የጭንቅላቴን ዙሪያ ያሉን ፀጉር በጣም እጥር አድርጌ እቆርጠዋለሁኝ ማለት ነው። እና ይሄ ነገር በአማርኛ መደበኛ የሚባል አቆራረጥ መልክ አለው ማለት ነው ወይንም መጣሪያ አለው ማለት ነው። እና ይሄንን በማረግበት ጊዜ ፀጉራችን በደንብ ውበት የተላበሰበት ይመስላል ማለት ነው። እና አንዳንድ ሰዎች ልሰጠው የምችለው ምክር ፀጉር ካላቸው በደንብ ፀጉራቸው መንከባከብ እና ስለራሳቸው ጥሩ የሆነ ግምት ሌሎች እንዲኖራቸው ማድረግ ይኖርባቸዋል። ፀጉር ከሌላቸው ደግሞ እንግዲህ ራሳቸውን በሌላ ነገር መጠበቅ ማለትም በአለባበስ ወይንም ደግሞ በአነጋገር በአቋቋም በሁሉም ነገር መጠበቅ ይችላሉ ማለት ነው። እና ስለራሴ ግንዛቤ ለሌሎች መስጫ መንገድ ፀጉር ብቻ አይደለም አለባበስም ጭምር ነው የሚል አስተሳሰብ አለኝ እድሉን ስለሰጣችሁኝ በጣም አመሰግናለሁ

በገበያ ዋጋ መደራደር ትችላለህ? ወይ ይላል ያየአሁኑ መወያያ እርዕሳችን እሺ እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። እንግዲህ ይሄ በጣም አሪፍ የሆነ ሳቢና ማራኪ የሆነ ውይይት እንደሚሆን ተስፋ ይኖረኛል። በገበያው ዋጋ መደራደር ትችላለህ ወይ ይላል? መጀመሪያ ጋር ገበያ ጋር መደራደር ምን ይመስላል ዋጋ መደራደር ምን ይመስላል? ዋጋ ድርድር ማለት እንግዲህ እንደሚታወቀው በሻጭና በገዢ መካከል የሚደረግ ኢ መደበኛ የሆነ የዋጋ መቀነስና ዋጋ መጨመር መካከል የሚደረጉ ፍትጊያዎች ናቸው ብዬ መግለጽ እፈልጋለሁኝ። ደንበኛና ሻጭ ወይንም ደግሞ ገዢና ሻጭ አንድ ላይ በመሆን ስለ እቃዎች ሊሆን ይችላል ወይንም ስለሚገዛው ነገር በዋነኝነት ምን ያህል ተመን የገንዘብ ተመን ማውጣት እንዳለበት እርስ በእርስ የሚያደርጉት ውይይት በዛ ውስጥ ደግሞ ስላለ የሻጭ የዋጋ መጨመር እንዲሁም የገዢ የዋጋ መቀነስ ፍትጊያ የሀሳብ ግጭቶች ምናምን ብዙ ነገሮችን በውስጡ የያዘ ነው ማለት ነው። ዋጋ መደራደር ማለት። እንዲሁም እንደዚህ በሻጭና በገዢ መካከል ሳይሆን በሌላም በኩል ሊሆን ይችላል ለምሳሌ በአከራይ እና በተከራይ መካከል ሊሆን ይችላል በሹፌር እና በተሳፋሪ መካከል ሊሆን ይችላል ማለት ነው። እና ይሄንን ነገር እንግዲህ በጣም በሰፊው ለመግለጽ እየሞከርኩኝ ነው። አሁን በገበያ ዋጋ መደራደር ትችላለህ ወይ ይላል? እኔ እንግዲህ እንደሚታወቀው ከትምህርት ሰዓቴ ውጪ የተለያዩ ስራዎችን እሰራለሁኝ የንግድ ስራዎችን እንዲሁም ደግሞ የመኪና ተራ ማስጠበቅ ስራዎችን እሰራለሁኝ እና በዋነኝነት በሁለቱ ቦታዎች ጋር የዋጋ ድርድር አደርጋለሁኝ። እና በእነዚህ ቦታዎች ላይ በጣም ውጤታማ የሆነ የዋጋ ድርድር ይኖረኛል ማለት ነው። ምክንያቱም እኔ ደንበኞች ምን እንደሚፈልጉና ለደንበኞች ማቅረብ ያለብኝ ነገር ወይም ለገዢዎች ማቅረብ ያለብኝን ነገር በደንብ ጠንቅቄ ስለማውቅ ነው። ምክንያቱም ይሄንን ስለማውቅ ሌሎች ደንበኞች ወይንም ገዢዎች በሚመጡበት ወቅት እኔ ጋር ያን ያህል የመጫን ስሜት ዋጋ እንድቀንስ ወይንም ካሰብኩት በታች ሽጬ እንድገባ ወደ ቤቴ ጫና አያደርጉብኝም ማለት ነው። ምክንያቱም እኔ ቀድሜ የሆኑ ደንበኞች ወይንም ገዢዎች ምን እንደሚፈልጉ ስለማውቅ ማለት ነው። እና በገበያ ዋጋ ተደራድሬ አውቃለሁኝ ማለት ነው። በእንደዚህ በእንደዚህ አይነት መንገዶች ተደራድሬ አውቃለሁኝ በገበያው ዋጋ እድሉን ስለሰጣችሁኝ በጣም አመሰግናለሁኝ።

እሺ በድጋሜ እድሉ ስለተሰጠኝ አመሰግናለሁኝ። ያሁኑ መወያያ ርዕሳችን ደግሞ አዎንታዊ አስተያየት ተቀብለህ ታውቃለህ ወይ ይላል? እንግዲህ አዎንታዊ አስተያየት ተቀብዬ አቃለሁኝ። እና እነዚህን አዎንታዊ አስተያየቶች የተቀበልኳቸው ብዙ ጊዜ ከጓደኞቼ ከቤተሰብ እንዲሁም ደግሞ በስራ ቦታ ላይ እንዲሁም በትምህርት ወቅት ከመምህራኖቼ ጋር ነው ማለት ነው። እና የተለያዩ አዎንታዊ የሆኑ አስተያየቶች እኔን ገንቢ በመሆን በሆነ መንገድ ይመሩኛል ማለት ነው። ለምሳሌ ከቤተሰብ ጥሩ ጥሩ ነገሮችን በምሰራበት ወቅት ጥሩ ውጤት በማመጣበት ወቅት እንዲሁም ደግሞ በትምህርቴ በጣም ጥሩ የሆነ ውጤት ሰርቼ በምገባበት ወቅት እንዲሁም እነሱን ቤተሰቦቼን በደንብ ለመንከባከብ በማደርገው ነገር ሁሉ አዎንታዊ የሆነ አስተያየት ከቤተሰቦቼና ከአስተማሪዎቼ ይሰጠኛል ማለት ነው። እና ይሄንን በማደርግበት ወቅት ልክ እንደ ጀግናነት ጀግና የሆነ ያክል ስሜት ይሰማኛል ማለት ነው። በቀጣይ ደግሞ በስራ ቦታ ላይ እና በጓደኞቼም የሚሰጡኝ አዎንታዊ የሆኑ አስተያየቶች አሉ ማለት ነው። በስራ ቦታዬ ጋር ጥሩ ነገር ስሰራ ብዙ ደንበኞችን ስስብ ወደ ስራ ወይንም ብዙ ገዢዎችን ወደ ስራዬ ሳመጣ እኔ አዎንታዊ የሆነ አስተያየት ይሰጠኛል እንዲሁም ለደንበኞች በማቀርበው ጥሩ አገልግሎት መሰረት አዎንታዊ አስተያየቶች ይሰጡኛል ማለት ነው። ለምሳሌ ከሚሰጡኝ አዎንታዊ አስተያየቶች መካከል ከሁሉም ለመጥቀስ ልክ እንደ ጎበዝ እባላለሁ ታታሪ አንተ ጎበዝ ነህ ታታሪ ነህ ጨዋ ነህ ማድረግ ትችላለህ አንተ ሀይለኛ ነህ አንተ ፍቅር ነህ ወይንም አንተ አንደኛ ነህ ምንም አያቅትህም የሚባሉ የተለያዩ አዎንታዊ አስተያየቶችን አገኛለሁ ማለት ነው። በመጨረሻ አዎ ከጓደኞቼ ጋር የምቀበለው አዎንታዊ አስተያየት አለ። ለምሳሌ እነዚህ አዎንታዊ አስተያየቶች ብዙ ጊዜ ቀልድ የተሞላባቸው ቢመስሉም ነገር ግን እውነትን በውስጣቸው ያዘሉ ናቸው። ለምሳሌ አንተ ንብ ነህ ሊሉኝ ይችላሉ ያው ንብ የጥንካሬ መገለጫ ስለሆነ ማለት ነው። ወይንም አንበሳው አንተ አንበሳው ነህ ምናምን ሊሉኝ ይችላሉ በእንስሳት ወክለው እኔን ጥሩ ወይንም ጀግና ወይንም ታታሪ በሚባል እንስሳ ወክለው እኔ እንደዛ አይነት አስተያየቶች ይሰጡኛል ማለት ነው። እና ከብዙ ቦታዎች ጥሩ የሆኑ አስተያየቶች አድሮ ማለት ነው የምቀበላቸው ከሁሉም ከሁሉም የማረሰው ጥሩ የሆነ አስተያየት ደግሞ ከአያቴ የተቀበልኩት ነው ማለት ነው። እና እዚህ ጋር ከአያቴ የተቀበልኩት ጥሩ አዎንታዊ የሆነ አስተያየት ለምሳሌ አያቴን በብዙ ነገር እረዳ ነበር እና ያንን ከማድረጌ ጋር ተያይዞ የምርቃት ወይንም ደግሞ የጥሩ አስተያየት ይዘንብብኝ ነበር እኔ ጋር ማለት ነው። እና ብዙ አይነት መረቃቶችንም ይመረቅ ነበረ። የወደፊት ህይወቴ ጥሩ እንዲሆንልኝና የወደፊት ሥራዎቼ እንዲባረኩልኝ እና እኔም የተባረክ ነህ ይለኛል። ብዙ ነገር ይለኝ ነበር እና ይሄ ነገር ከአእምሮዬ አልወጣም ለማለት እፈልጋለሁኝ እድሉን ስለሰጣችሁኝ በጣም አመሰግናለሁኝ። በዚህ ጉዳይ ላይ የነበረን አስተያየት ወይንም በዚህ ጉዳይ ላይ የነበረን ውይይት ይህን ይመስላል አመሰግናለሁ።

በድጋሚ እድሉን ስለተገና ሰጠኝና ከእናንተ ጋር ስለተገናኘሁኝ ከልብ አመሰግናለሁኝ። አሁን ላይ መወያያ ርዕሳችን የሚሆነው ልብስን በእጅ ስለማጠብ ይሆናል ማለት ነው። ያው እኔ ያለሁበት አካባቢ። ለመብራትም ለውሃም በአስተማማኝ ሁኔታ። ቅርብ ስለሆንኩኝ ወይንም እነዚህን ነገር ባስተማማኝ ሁኔታ ለማግኘት ምቹ ቦታ ጋር ስለሆንኩኝ። እኔ ብዙ ጊዜ ልብሶችን በኤሌክትሪክ በመታገዝ በ ራሱን በራሱ በሚያንቀሳቅስ መሳሪያ ነው ማለት ነው ልብሴን የማጥበው። ይሄንን በማደርግበት ሰዓት በጣም ጊዜዎቼ አተርፋለሁኝ ማለት ነው። ለምንድነው ጊዜዎቼን የማተርፍበት ምክንያት? ያው ራሱን በራሱ የሚያንቀሳቅሰው መሳሪያ ልብሱን በሚያጥብበት ወቅት እኔ የተለያዩ ስራዎችን ወጣ ብዬ መስራት እችላለሁ ማለት ነው። ነገር ግን አንዳንድ ጊዜ ትላልቅ የሆኑ ብርድ ልብሶችን ወይንም ደግሞ ትላልቅ የሆኑ ፎጣዎችን በ እንደዚህ ራሱን በራሱ በሚያንቀሳቅስ መሳሪያ ማጠብ ስለማይቻል ምን አይደረጋል? በእግሬ እና በእጄ ለማጣብ እሞክራለሁኝ ማለት ነው። ይሄን በማደርግበት ሰዓት በጣም ደስ የሚል አይነት ሁኔታ ውስጥ ነው የምገባው። ምክንያቱም እነዚህን ነገሮች ችዬ ራሴን ብቻዬን ማጠብ ስለማልችል ማለት ለመጭመቅ ወይንም ደግሞ ውሃ ለማቅረብ። ብርድ ልብሱን በውሃ የበሰበሰውን ብርድ ልብስ ማገላበጥ ብቻዬን ስለማይሆንልኝ። ብዙ ጊዜ ከቤተሰብ ጋር ወይንም ከአጎቴዎቼ ወይንም ከአክስቶቼ ልጆች ጋር አንድ ላይ ሆኜ ነው የማጥበው ማለት ነው። ይሄን በማደርግበት ሰዓት እንግዲህ ውሃ እርስ በእርስ እየተረጫጨን ኮረፋ የሳሙና ኮረፋ እርስ በእርስ እየተረጫጨን ዘና እያልን እየተደሰትን እናጥበዋለን ማለት ነው። ብርድ ልብሱን እና በዚህ መንገድ እንግዲህ በእጄ ልብስ አጥቤ አውቃለሁኝ። እንግዲህ ያጠብኩትን ልብስ ዝም ብዬ እኔ ተቀን ተቀን የምለብሳቸው ልብሶች ልክ እንደ ጃኬት ሹርብ ቲሸርት ካልሲ። ሳይሆን እኔ በእጄ ማጥበው። ትላልቅ የሆኑ ብርድ ልብሶችን ወይንም ደግሞ ትላልቅ የሆኑና እዛ መሳሪያ ውስጥ ገብተው መታጠብ የማይችሉ ፎጣዎችን ነው ማለት ነው። እድም ስለተሰጠኝ አመሰግናለሁ።

ጠዋት ወይስ ማታ ሰው ነህ ይላል? እኔ እንግዲህ የጠዋት ወይም የማታ ሰው ነህ ለሚለው ጥያቄ እኔ የ ማታ ሰው ነኝ። ምክንያቱም ብዙ ስራዎቼን የምሰራ አብዛኞቹ ስራዎቼን የምሰራ ከምሽቱ አስራ ሁለት ሰዓት በኋላ ነው ማለት ነው። ከዛ ሰዓት በኋላ የተለያዩ ነገሮችን በቤቴ ስራ እሰራለሁኝ። እንዲሁም ደግሞ ለትምህርት የሚያግዙኝን የተለያዩ ነገሮች እሰራለሁኝ። እንዲሁም ደግሞ በ በየነ መረብ በመስመር ላይ ሁኜ የተለያዩ ስራዎችን መሰራት የሚችሉ ስራዎችን እሰራለሁ ማለት ነው። እና እነዛን ስራ በምሰራበት ወቅት እንግዲህ ድካም ይኖራል ወይንም ደግሞ በጣም መልፋት ይኖርብኛል ማለት ነው እንቅልፍ እንዳይወስደኝ ይሄንን ነገር ደግሞ የምቆጣጠርበት መንገድ ምንድነው? ብቸኛው አማራጩ ጠዋት ጋር አርፍዶ በመነሳት ነው ማለት ነው። ከእንቅልፍ ይሄንን የማደርገው እንግዲህ የማታ ሰው ስለሆንኩኝ ነው። እኔ በሌሊት ተነስቶ ነገሮችን ከማከናውን ይልቅ በማታ ላይ ሁኜ ነገሮችን ማከናወን ይሻለኛል ማለት ነው። ምክንያቱ ምንድነው? ሌሊት ጋር ስራዎች አልጨርስ ይሆናል የሚል ፍራቻ አለብኝ። በዛ ላይ ደግሞ እኔ ሌሊት ጋር ተነስቶ የመስራት አቅም ብዙም የለኝም ማለት ነው። በዛ ምክንያት ነው እንግዲህ እኔ የማታ ሰው ነኝ ብዬ ራሴን ልገልጽበት የቻልኩት ማለት ነው። እንግዲህ እንቅልፍ ጋር በተያያዘ እኔ እንግዲህ ሌሊት ከምነሳ ማታ ጋር በደንብ አርጌ ባመሽ ይሻለኛል ማለት ነው። ለምን እንደሆነ አላውቅም። ሰውነቴም ትንሽ ብርታት የሚሰማው ማታ ላይ በእንቅልፍ እማልጠቀው ማታ ጋር ነው ማለት ነው። ነገር ግን አሁን ጠዋት ጋር በሌሊት በ ወደ በኢትዮጵያውያን አቆጣጠር በ ደ ስምንት ሰዓት አካባቢ ተነስቼ ከእንቅልፌ እነዛን ስራዎች ልስራ ብል አልችልም። ማለት ነው ድክም ድክመት ይመጣል በጣም አይኖቼ መገለጥ ያቅታቸዋል። ለምን እንደሆነ አላውቅም። ምክንያቱ የማታ ሰው ስለሆንኩኝ ሊሆን ይችላል ብዬ አስባለሁ ማለት ነው። እንዲሁም ማታ ማታ ጋር ወደ ውጭ ወጥቼ ዘና እላለው ንጹህ አየር ለመቀበል እሞክራለሁኝ ምክንያቱም ሁሉም ነገር ጸጥ ይላል ማለት ነው። ሁሉም የከተማው ጫጫታ የመኪኖቹ የሰዎቹ የንፋሱ ጫጫታ ሁሉም ነገር ጸጥ ይልና ሁሉም በአንድ ጊዜ በቅጽበት ሲረግብና ዝምታ ሲዋጥ ወደ ሰማይ እያየሁኝ ወደ ራሴ ለማተኮር እሞክራለሁኝ ማለት ነው። ይሄንን የማደርገው እንግዲህ ለራሴ መንፈሳዊ እድገት ሊሆን ይችላል ወይንም ደግሞ አእምሮአዊ ሰላም ለማግኘት ወይንም ትኩረት ለማግኘት ሊሆን ይችላል ማለት ነው። እና እነዚህን ነገሮች በማደርግበት ጊዜ በጣም ደስታ ይሰማኛል ማለት ነው። ይሄን ሁሉ የዘረዘርኩት እንግዲህ እኔ የማታ ሰው ስለሆንኩኝ እና በሌሊት ከመነሳት ወይንም በጧት ከመነሳት ማታ ጋር ማምሸትን ምርጫዬ ስለማደርግ ነው ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁ።

እሺ በድጋሚ ስለተገናኘንና እድሉን ስለሰጣችሁኝ አሁንም አመሰግናለሁ ማለት እፈልጋለሁኝ። እንግዲህ በቤቱ ውስጥ ወይንም በውጪ መሆን ትመርጣለህ ይላል? ያሁኑ መወያያ ርዕሳችን እንግዲህ እኔ በቀን ተቀን ህይወቴ ውጪ ጋር ነው ብዙውን ጊዜ የማሳልፈው ለምሳሌ ትምህርት ቤት ስሄድ እንዲሁም ከስራ ከትምህርት ቤት ስመለስ ወደ ስራ በትርፍ ሰዓት ወደ ስራ ስለሚሄድ ስራ ስሆን የመሳሰሉትን ጊዜያቶች እንግዲህ ቀን ጋር በውጪ የማሳልፈው ይበልጣል ማለት ነው። እንዲሁም ደግሞ ማታ ጋር በተለያዩ ምክንያቶች ወደ ውጭ ልወጣ እችላለሁኝ እና እነዛ እነዛ ነገሮች ሁሉ ተደማምረው በአንድ ቀን ውስጥ በውጪ የምሆንበት ውጪ የምቆይበት ከቤት ይልቅ ውጪ ጋር የምቆይበት ሁኔታዎች አሉ ማለት ነው። እና እነዛ ነገሮች ምን እንድናፍቅ አድርገውኛል እኔ በቤት ውስጥ መቆየት እንዳለብኝ እና ቤትን ቤት የሚባለውን በቤት መቆየት የሚባለውን ነገር እንድናፍቅ አድርጎኛል ማለት ነው። እና አሁን ላይ እንግዲህ ይሄን ጥያቄ ብጠየቅ የምመልሰው ማለት በእነዚህ ምክንያቶች እኔ አሁን ላይ ስለደከመኝና ሁሉም ነገር ስራውም ትምህርቱም ስለሰለቸኝ በቤት ውስጥ ቁጭ ብዬ ብቀመጥ ደስ ይለኛል ማለት ነው። እና ይሄንን ማለት እፈልጋለሁኝ ነገር ግን አንዳንድ ሁኔታዎች ጋር ምን አለ በቤት ውስጥ ብቻ ደግሞ መቀመጥ አሰልቺ ሊሆን ይችላል። እና አሰልቺ የሚሆንበት ምክንያት ደግሞ ለረጅም ሰዓት ቤት ነው ቁጭ የምንል ወደ ውጪ ወጣን ነገሮችን ማየት አንችልም። እና ደግሞ ቴሌቪዥን ጋር ደግሞ አፍጥጦ መቆየት አንችልም ምክንያቱም ሁሉም ፕሮግራሞቻችን ተመራጭ ላይሆኑ ይችላሉ ማለት ነው። ስለዛ እንግዲህ ያንን መሰረት በማድረግ ቤት ውስጥ በምቀመጥበት ጊዜ እንግዲህ ወደፊት ቤት ውስጥ መቀመጥ ስለምፈልግ ነው። ቤት ውስጥ በምቀመጥበት ጊዜ ስልኬን ወይንም ኮምፒውተሬን እንግዲህ ከጎኔ መለየት አልፈልግም። እንዲሁም በየነ መረብን የተለያዩ ድረ ገጾችን ከጎኔ መለየት አልፈልግም። ምክንያቱም በነዛ ያን በየነ መረብ ተጠቅሜ በተለያዩ ድረ ገጾች የማህበራዊ ሚዲያዎችን መጠቀም ስለምችል ነው ማለት ነው። ለምሳሌ ልክ እንደ ዩቲዩብ ወይንም ደግሞ የቲክቶክ መተግበሪያ ወይም የቴሌግራም መተግበሪያዎችን ተጠቅሜ ዘና ብዬ መቆየት ስለምችል ማለት ነው። እና እነዚህ ነገሮች ካሉ ደግሞ በይበልጥ እቤት እንድቆይ መንስኤ ይሆኑኛል ማለት ነው። ነገር ግን አሁን ላይ ባለውበት ሁኔታ ይሄንን ማድረግ አልችልም። ይሄ በምኞት ደረጃ ያለ ነገር ነው ማለት እፈልጋለሁኝ። እንግዲህ በጣም አመሰግናለሁ አድሉን ስለሰጣችሁኝ መልካም ጊዜ ቻው።

እሺ እድሉን ስለሰጣችሁኝ በጣም አመሰግናለሁ። የልደትህን እንዴት ታከብራለህ? ይላል ያሁኑ መወያያ ርዕሳችን እንግዲህ እዚህ ጋር ያየሁት ከሆነ ከቅድም ጀምሮ የተለያዩ የጽሁፍ ስህተቶችን እያየሁኝ ያለሁኝ ይመስለኛል። የልደት ቀንህን እንዴት ታከብራለህ ወደሚለው እንለውጣለን ማለት ነው ይሄን ጥያቄ? የልደት ቀኔን እንግዲህ የማከብርበት በመጀመሪያ ደረጃ በጧት ወደ ቤተክርስቲያን እሄዳለሁኝ እና ወደዚህ አለም እንድቀላቀል ወደዚህ አለም እንድፈጠር የረዳኝን ወይንም ወደዚህ አለም እንድመጣ ያደረገኝን ልዑል እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስን ለማመስገን በጧት ወደ ቤተክርስቲያን እሄዳለሁኝ ማለት ነው። በአቅራቢያችን የተለያዩ ቤተክርስቲያኖች አሉ ጠዋት ጋር ተነስቼ ወደ ቅዱስ ማርቆስ ወደ ቤተክርስቲያን ሄጄ ወይንም ወደ ኪዳን ምህረት ወደ ቤተክርስቲያን ሄጄ የተወለድኩበት ቀን በአስራ ስድስት ነው የኪዳነ ምህረት ቀን ስለሆነ ወደ ኪዳነ ምህረት ቤተክርስቲያን ሄጄ ጸሎት አደርጋለሁ ምስጋና አቀርቧለሁ ማለት ነው። በመቀጠል እንግዲህ ከቤተክርስቲያን ስመለስ ትላልቅ ክብ ዳቦዎችን እገዛለሁኝ ያው እንደሚታወቀው የቡና አፈራል መንገድ በኢትዮጵያ ትንሽ ለየት ያለ ነው። እና የቡና ቁርስ እንዲሆን እና ደግሞ ኪዳነ ህብረትን እየዘከርኩኝ የኔን የልደት ቀን እየዘከርኩ በዓሉን የልደት ቀኔን እንዳከብር እኔ ከዛ አካባቢ ጋር ክብ ክብ ትላልቅ ዳቦዎችን ገዝቼ እመጣለሁ ማለት ነው። እና እነዛን ዳቦዎች ይዤ ከመጣሁኝ በኋላ ቀረብ ወደዚህ አመጣቸዋለሁኝ ከዛ ቡና አቀርባለሁ ከሱቅ የተለያዩ ምግቦችን እገዛለሁኝ ጣፋጭ ምግቦች ከሬሚላዎች እገዛለሁኝ እንዲሁም ደግሞ የተለያዩ ጥብሳ ጥብሶችን እገዛለሁኝ የተለያዩ ፍራፍሬዎች ልክ እንደ ሙዝ ብርቱካን ሱስኒ ፖም ሎሚ የመሳሰሉ እና ማንጎ የመሳሰሉ እና አቦካዶ የተመሳሰሉ ፍራፍሬዎችን እገዛለሁኝ ማለት ነው። እና ቡና ደግሞ አሪፍ የሚባል ቡና ከገበያ መርጬ እገዛለሁኝ ከዛም በኋላ እነዛን ቡና የማስር የማፍላት እና ቡናውን የማጠጣት ወይንም የቡና ዝግጅቱ በይፋ ይጀመራል ማለት ነው። ወደዚህ ይሄን ሁሉ ነገር ካመጣው በኋላ እና የልደት ቀኔን በማከብርበት ወቅት ምን አደርጋለሁ ቤታችንን ሙሉ ለሙሉ ሳር እነሰንስበታለሁኝ ማለት ነው። ሳሩን በምነሰንስበት ወቅት እንግዲህ ተጨማሪ ድምቀትን እና ተጨማሪ ውበትን ይሰጠዋል ለልደት አከባበሩ ብዬ አስባለሁኝ። ከሱቅ ደግሞ ያው እድሜዬን ስለማላውቀው ማለትም ወጣት ነኝ እና እየሄደ ነው እድሜየ በጣም ወደ ሃያ ሁለት አካባቢ ደርሻለሁኝ። እና ያንን ነገር ማርጀቴን እንዳላስበው በሚል እንግዲህ አንድ ሻማ አመጣለሁኝ ማለት ነው። ከሱቅ እና ያቺን ሻማ አበራታለሁኝ ሰንደሎችን እለኩሳለሁ ከዛ በኋላ እንግዲህ የቡና ማፍላቱን ሂደት እጀምረዋለሁ ማለት ነው። ይሄን በማድረግበት ወቅት ቅርብ የሚባሉ የቤተሰብ አባላቶቼን እጠራለሁ ለምሳሌ አክስቴን እጠራታለሁኝ ማለት ነው። እና እንግዲህ በደስታ እንዲሁም ደግሞ በተለያዩ ስልኮች ከእህቶቼ ጋር በቀጥታ ስርጭት እንገናኛለን ማለት ነው። እያዩኝ እነሱም በቀጥታ ስርጭት ደውለው በስልኬ ልደቱን ወይንም ልደቴን አከብራለሁ ማለት ነው። እንግዲህ እኔ ልደቴን የማከብርበት መንገድ እንደዚህ አይነት መንገድ ነው እና ይሄ መንገድ እያንዳንዱ የልደት ቀኖቼን እንዳላረሳውና በአእምሮዬ ላይ እንዲቀረጽ ረብቶኛል ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ መልካም ጊዜ።

እሺ በድጋሚ እድሉ ስለተሰጠኝ አመሰግናለሁኝ ያሁኑ መወያያ ርዕሳችን ወደ ስራ ስትሄድ ምን ልብስ ትለብሳለህ የሚል ነው ማለት ነው። እንግዲህ ይሄንን ለማብራራት ያክል መጀመሪያ እኔ ምን አይነት ስራ እንዳለኝ ማወቅ ተገቢ ነው ማለት ነው ለምሳሌ እኔ ያለኝ ስራ ምንድነው? ጠዋት ጋር ከሁለት ሰዓት እስከ አስራ አንድ ሰዓት አካባቢ ድረስ በትምህርት ነው ማሳልፈው እና ትምህርት ቤት በምሄድበት ወቅት እንግዲህ የተለያዩ ልብሶችን እለብሳለሁኝ። ጅንስ ሚባሉ ሱሪዎችን ወይንም ደሞ ቱታ ሚባሉ ሱሪዎችን እለብሳለውኝ ማለት ነው። ወይንም ሱፍ የሚባሉ ልብሶችን እለብሳለውኝ ማለት ነው። እና እነዚን ልብሶች በምለብስበት ወቅት ያን ያህል ለኔ እንቅስቃሴ በጣም ገደብ እስካላሳደሩ ድረስ ይመቹኛል ማለት ነው። ምክንያቱም ትምህርት ቤት ጋር ሄጄ ያው እኔ የምህንድስና ትምህርት ተማሪ ስለሆንኩኝ አብዛኛውን ጊዜ ትናንሽ ነገሮችን በቲኦ ትናንሽ ነገሮችን በጽንሰ ሀሳብ ደረጃ በመረዳት እና በዛው በትናንሽ ነገሮች ሙከራ በማድረግ ስለሆነ ምሰራው ያን ያህል የምለብሳቸው ልብሶች አስቸጋሪ አይደሉም ማለት ነው። እንዲሁም ደግሞ እንግዲህ ወደ ስራ በምሄድበት ሰዓት ከአሥራ አንድ ሰዓት በኋላ ማለትም አብዛኛውን ጊዜ ከአሥራ ሁለት ሰዓት በኋላ ስራዎቼ ብዙ ጊዜ ንግድ ላይ ያተኮሩ ናቸው። እና ደግሞ ያንን ሊያበረታታልኝ የሚችለው ቱታ እለብሳለውኝ ማለት ነው። እና ከላይ ደሞ ጋውን እለብሳለውኝ የ ሂሳብ ማስያ መሳሪያ ለመያዝ እና ገንዘቦችን በኪሴ ለመክተት እንዲያመቸኝ ሰፋ ያለ ጋውን እለብሳለው እና የጋውኑ ኪስ ደግሞ በዚፕ ወይንም በቁልፍ የተከለሉ ናቸው ማለት ነው። እና እንደዚ አይነት ልብሶችን እለብሳለውኝ ወደ ስራ በምሄድበት ሰዓት ማለት ነው። ነገር ግን አሁን እዚ ጋር እንግዲህ ከእነዚ አይነት ልብሶች ውጪ ሌላ አትለብስም ወይ? ለሚለው ጥያቄ እኔ ከእነዚ ውጪ ሌላ እለብሳለውኝ አንዳንዴ ልብሶች ሌሎች ልብሶችን በቀላሉ በማላገኝበት ሰዓት የኔ ህይወት ብዙ ጊዜ የተጣደፈ ስለሆነ አንዳንዴ ምለብሳቸውን ልብሶች በደንብ አስተውዬ መምረጥ ላልችል እችላለውኝ ያገኘሁትን ሁሉ ልብስ ልለብስ እችላለው ማለት ነው። እና እድሉን ስለሰጣቹኝ አመሰግናለው ስለዚ ጉዳይ ስላወራን ከልብ አመሰግናለውኝ መልካም ጊዜ።

እሺ በድጋሚ ስለተገናኘን አመሰግናለሁኝ በጣም ጓደኛዬ የምትወደው ቀለም ምንድነው? ይላል ታውቃለህ የምወደው ቀለም ብዙ ጊዜ እኔ ጥቁር ወይንም ደግሞ ሰሚያዊ ወይንም ደግሞ አረንጓዴ ቀለምን ነው የምወደው። ለምንድነው ይሄንን ያልኩት ምክንያት? ከተባለ ለምሳሌ ጥቁር ቀለም ከቤተክርስቲያን አስተምህሮቷ ጋር ለማያያዝ ልሞክር። እንግዲህ ጥቁር ቀለም ለአብዛኞቹ ባህሎች የሀዘን ወይንም ደግሞ የመከፋት ምልክት ቢሆንም በቤተክርስቲያን አባባል ወይም በቤተክርስቲያን ትምህርት ግን አንዳንዴ እንደ እውቀት መልእክት ሊገለጽ ይችላል። ወይንም እንደ ጉብዝና ሊገለጽ ይችላል ማለት ነው። እና ያንን ነገር በጣም እወደዋለሁኝ ጥቁር መልበስ የምወድበት ምክንያት በዛ ምክንያት ነው። ሌላ ደግሞ ሰሚያዊ ቀለም በጣም እወዳለሁኝ። ሰሚያዊ ቀለምን የምወድበት ምክንያት ያው ከመንፈሳዊነት ጋር በተያያዘ ነው ማለት ነው። ለምሳሌ የሰማያዊ ቀለል ቀለም ምንድነው? ሰሚያዊ ነው ማለት ነው። እንዲሁም ደግሞ ሰማያዊ የሚባለው ነገር ከሰማይ ጋር እና ከመንፈሳዊ ከመንፈሳዊነት ጋር የተቀራረበ ስለሆነ እኔ ሰሚያዊ ቀለምን እወደዋለሁኝ። እንዲሁ ደግሞ አረንጓዴ ቀለምም አለ አረንጓዴ ቀለም ደስ የሚለኝ ምክንያት ያው እንደሚታውቀው ሀገራችን ለምለም ስለሆነች የልምላሜ መገለጫ ነውና አረንጓዴ ቀለም ደግሞ ደስ ይለኛል ማለት ነው። አረንጓዴ ቀለም ሳይ በጣም ነው ደስ የሚለኝ ምክንያቱም የልምላሜ የእድገት መገለጫ ስለሆነ ማለት ነው። እና በዚህም ምክንያት ነው እንግዲህ የልምላሜ የእድገት መገለጫ ስለሆነ። አሁን ላይ በኢትዮጵያ የአረንጓዴ አሻራ የተባለው ዘመቻ የሚደረገው ማለት ነው ስለዛ ነው እንግዲህ እኔ አረንጓዴን የምወደው እንግዲህ። ስለነዚህ ከጠቀስኩኝ ላይቀር ስለማልወዳቸው ቀለማቶችም ብጠቅስ በጣም ደስ ይለኛል። የማልወደው ቀለም የመጀመሪያው ሮዝ ነው ማለት ነው። እንግዲህ ሮዝ የማልወድበት ምክንያት ምንድነው? ብዙ ጊዜ እነዛ ሮዝ ቀለሞች የሚመረጡት በሴቶች ነው። እና እኔ ደግሞ ወንድ ስለሆንኩኝ እና ደግሞ በጣም ደማቅ ስለሆነ ቀለሙ አልወደውም ማለት ነው። ሳየው በጣም ነው የሚያቅለሸልሸኝ ሆዴን። እንዲሁም ደግሞ የ ቀይ ቀለምን አልወደውም ምክንያቱም ቀይ ቀለም የደም ምልክት ነው ወይንም ደግሞ የጭካኔ ምልክት ነው ብዬ በአእምሮዬ ስለሳልኩት ቀይ ቀለም አልወደውም ማለት ነው። እንግዲህ ይሄን ይመስላል ስለምወዳቸው ቀለማቶች ተናግሬያለሁ። እንዲሁም አያይዤ ስለምጠሏቸው ቀለማቶችም ተናግሬያለሁኝ። እድል ስለሰጠኸኝ አመሰግናለሁኝ በጣም እወድሃለሁ ጓዴ።

እሺ በድጋሜ ስለዚህ ሀሳብ እንዳወራ ስለፈቀድክልኝ አመሰግናለሁኝ እንግዲህ ሀሳብ ቅድም ጋር ያነሳነው ልብስ በእጅ ታጥባለህ ወይ የሚል ነበር? አሁን ደሞ ልብስ ምን ያህል ጊዜ ታጥባለህ ወደሚል ሀሳብ ተቀይሯል ማለት ነው። እና እነዚህ ሁለት ሀሳባቶች እርስ በእርስ የጋራ ቁርኝት ያላቸው ናቸው ለማለት እፈልጋለሁ ማለት ነው። እንግዲህ ልብስ ምን ያህል ጊዜ ታጥባለህ ለሚለው በሳምንት ውስጥ ከአራት ጊዜ እስከ አምስት ጊዜ ያጥባሉ ማለት ነው። አራት ወይንም አምስት ወይንም ደግሞ ስድስቱን ቀን ላጥብ እችላለው ማለት ነው። ለምንድነው እንደዛ ያልኩበት ምክንያት? እንግዲህ ልብስ ለማጠብ እኛ አካባቢ የመብራትም ወይንም የኤሌክትሪክ ወይንም ደግሞ የውሃ ችግር ስለሌለ ነው ማለት ነው። እና እኔ ደግሞ ይሄ ነገር ይሄ ችግር ስለሌለ በአካባቢዬ የምጠቀመው ራሱን በራሱ እያሽከረከረ የሚያጥብ የልብስ ማጠቢያ መሳሪያ ነው ማለት ነው። እና ይሄ መሳሪያ እንግዲህ በጣም ጊዜዬን እንዳተርፍ አድርጎኛል ማለት ነው። ስለዛ ጊዜ ስላታረፍኩበት እንግዲህ ታውቃለህ ወደ ውጪ እጄ ለምሳሌ ልሰራ እችላለሁኝ የተለያዩ ስራዎችን እንግዲህ ያኔ ይሄ መሳሪያ ምን እያደረገ ሊሆን ይችላል ስራውን እያከናወነ ሊሆን ይችላል ማለት ነው። እየተሽከረከረ ልብሱን እያጣበ ሊሆን ይችላል። እና እንግዲህ የኔ መልስ የሚሆነው ይሄ ነው። በመቆጣጠሪያ ራሱን በራሱ እየተቆጣጠረ በሚያጥብ መሳሪያ ልብስ ማጠቢ ጊዜዬንም አቅሜንም እንዲሁም ደሞ ወጪዬንም በደንብ አድርጎ ስላተረፈልኝ በሳምንት እስከ ስድስት ቀን ድረስ አጥባለው ማለት ነው። ለዛ ነው እንግዲህ በሳምንት እስከ ስድስት ቀን የማጠቤ ሚስጥር ማለት ነው። እድሉንን ስለሰጣችሁኝ አመሰግናለሁ።

እሺ በድጋሚ ስለተገናኘን አመሰግናለሁኝ ቅመማ ቅመም የበዛበትን ምግብ ትወዳለህ? ወይ ይላል ያሁኑ መወያያ ርዕሳችን። ያው እኔ እንግዲህ ቅመማ ቅመም የበዙበት ወይንም ያለበት ምግብ በጣም ነው የምወደው ለምን? እንደምወደው ትክክለኛ የምግቡን ጣዕም እንድረዳው ስለሚያደርጉኝ ማለት ነው። ለምሳሌ ከቅመማ ቅመማዎች መካከል በጣም ምግብ ጋር ሲጨመሩ የምወዳቸው ልክ እንደ ነጭ ሽንኩት ነጭ ቅመም ጥቁር ቅመም ጥቁር አዝሙድ ቀረፋ ቅርንፉድ። ኮረሪማ ወይንም ደግሞ ኑግ እንዲሁም ደግሞ የተለያዩ ቆንዶ በርበሬ አይነቶች ዝንጅብል እንደዚህ አይነት ምግቦች በሚመገብበት ምግቦች ጋር ተጨምሮ አንድ ላይ በሚሠሩበት ወቅት በጣም ጣዕማቸው የጎላና ጣፋጭ ይሆናሉ። ማለት ነው እና እነዚህ ቅመማቶችን በምን በምንጠቀምበት ወቅት መጠንቀቅ ይኖርብናል ማለት ነው። አንዳንድ ቅማማቶች ምን ሊያደርጉ ይችላሉ። ጨጓራችንን ሊጎዱብን ይችላሉ ወይንም ደግሞ ከእኛ ጋር አላስፈላጊ በሆነ መንገድ ጉዳት ሊያደርስብን ይችላሉ ማለት ነው። ስለዛ እንግዲህ በአሪፍ በሆነ ወይንም ደግሞ ጥሩ በሆነ መንገድ ቅመሞችን መጠቀም እንዳለብን አይነት ስሜት ይሰማኛል ማለት ነው። እና ደግሞ እዚህ ጋር ማያያዝ የምፈልገው ነገር። አንድ ምግብ እኔ በኔ ሀሳብ ቅምንም አይነት ቅምም ከሌለው ጣፍጦ ሊበላ አይችልም ማለት ነው። እና አንዳንዴ እንደማስበው ከሆነ እነዚህ ቅመማ ቅመማዎች በምግባችን ጋር መጨመራቸው በተወሰነ መልኩም ጤናችን ጋር ተጽዕኖ እንዳለው አያለሁ ማለት ነው። ያ ተጽዕኖ ያው እንግዲህ በአግባቡ የማንጠቀመው ከሆነ አዱታዊ ተጽዕኖ ሊሆን ይችላል። ግን በአግባቡ ምን እንድትጠቀመው ከሆነ በጥሩ ሁኔታ ጤናችንን ሊጠብቅልን እንደሚችል አስባለሁ ማለት ነው። እና ቅመማ ቅመሞች ይሄን ያህል አቅም አላቸው እና በጣም ነው የምወዳቸው። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ መልካም ጊዜ።

እሺ በድጋሚ እድሉን ስለሰጣችሁኝ አመሰግናለሁኝ ያሁን መወያያሪያሳችን ምን አይነት ዳቦ ትወዳለህ ይላል እንግዲህ የምወደው የተለያዩ አይነት ዳቦዎች አሉ። ያው የምወደው ብዬ ለመግለጽ እንደሞከርኩት እንግዲህ አሁን እንደም አንተ እንደምታስተውለው እዚህ ጋር በጣም የምወዳቸውን የዳቦ አይነቶች ነው የምገልጸው ሁሉንም የዳቦ አይነቶች እወዳለሁኝ ነገር ግን በጣም በጣም አድርጌ የምወዳቸው የዳቦ አይነቶች አሉ ለምሳሌ አንዳንዶቹ ቀጭን ሆነው በዘይት በደንብ አድርገው የተጠበሱ ዳቦዎችን እወዳለሁኝ። በአፌ በማስገባበት ወቅት ኩርሽም ኩርሽም እያለ የሚሰማ ድምጽ ካለ ይሄን በጣም የምወደው የዳቦ አይነት ነው ማለት ነው። ሌላኛው የዳቦ አይነት የምወደው ድፎ ዳቦ ይባላል ይሄ ድፎ ዳቦ እንግዲህ በባህላዊ መንገድ መዘጋጀት ይችላል ማለት ነው። እና በባህላዊ መንገድ በሚዘጋጅበት ወቅት በሁለት አይነት መንገድ መዘጋጀት ይችላል አንደኛ የውሃ ዳቦ ተብሎ ዳቦ ሊደፋ ይችላል። ወይንም ደግሞ ድፎ ዳቦ ተብሎ ወይንም የምጣድ ድፎ ዳቦ ተብሎ በምጣድ ሊጋገር ይችላል ማለት ነው እንግዲህ የምጣድ ድፎ ዳቦ የሚባለው ጎርጎድ ባለ የሸክላ ምጣድ ጋር ሊጡን በኮባ ጠቅልሎ በማድረግ ከዚያም በኋላ የተወሰነ እሳት በመስጠት ለሶስት ለአራት ሰዓታት ያንን ያለምንም ማቋረጥ እሳት በመስጠት እና ሙቀት በመስጠት ዳቦውን ማብሰል ይቻላል። እንዲሁም በሌላ መንገድ ደግሞ ለማንሳት እንደሞከርኩት በውሃ የሚሰራ የዳቦ ድፉ አይነት አለ። ለምሳሌ በዚህ የዳቦ ድፎ አይነት ውስጥ ምን ሊሆን ይችላል ውሃ መጀመሪያ በድስት ይሞላል ከዛ በኋላ ውሃው ጋር በሆነ ትሪ ከፍ አድርገን እናስቀምጠዋለን ሊጡን አድርገን ሊጡን በኮባን እንጠቀልለዋለን ከዛ በኋላ ዳቦ በውሃው እንፋሎት ይፈላል ማለት ነው እና እንደዚህ አይነት ዳቦዎችን በጣም ነው የምወደው። ከዳቦዎችን ከመብላት በላይ ደግሞ የዳቦ አሰራር ሂደቱ ጋር አብሬ በምታደም ዳቦውን መስራት ወይ ራሱ በጣም ትልቅ ደስታ ይሰጠኛል ማለት ነው ምክንያቱም ይሄ ነገር ባህላችንን ወጋችንን በጣም ስለሚያንፀባርቅልን ማለት ነው ከእነዚህ በተጨማሪ የምወደው ሌላ የዳቦ አይነት ቦምቦሊኖ ይባላል እነዚህ ቦምቦሊኖ የሚባሉ የዳቦዎች ክብ ሲሆኑ የጎማ ቅርጽ ያላቸውና መሃላቸው ቀዳዳ የሆነ ነው ማለት ነው። እና በእንደዚህ አይነት ቅርጽ መጀመሪያ ሊጡ ከተቀመጠ በኋላ በእሳት እና በዘይት በደንብ ይጠበሳል ማለት ነው ከዛ በእሳትና በዚህ አይነት ከተጠበሰ በኋላ የተወሰነ ስኳር ፈጭተን ያንን ስኳር ከቡና ጋር አንድ ላይ አቅልጠን ቦምቦሊኖን እንቀበዋለን ማለት ነው ከላይ እና ይሄ በሚሆንበት ሰዓት በጣም ጣፋጭ የሆነ በጣም እንዲኖረው ያደርገዋል ማለት ነው አንደኛ ስኳሩ ሁለተኛ ደግሞ በዘይት መጠበሱ ራሱ ጣዕም እንዲኖረው ያደርጋል ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁ ይሄንን ርዕስ በዚህ መዝጋት እፈልጋለሁ አመሰግናለሁ።

እድሉን ስለሰጣችሁኝ በድጋሚ አመሰግናለሁኝ እንዴት ናችሁ ደህና ናችሁ ወይ? አሁን እንግዲህ ምሳዬን በልቼ እየተመለስኩኝ ነው። የክላውድ ማከማቻ ትጠቀማለህ ወይ? ይላል የአሁኑ መወያየር ርዕሳችን መጀመሪያ እንግዲህ የክላውድ ማከማቻ ክላውድ መጀመሪያ በአማርኛ በቀጥተኛ ትርጉሙ ደመና ማለት ነው። ይሁንና ይሄንን የክላውድ ማከማቻ ሲባል የደመና ማከማቻ ማለት ነው የደመና ማከማቻ ማለት የተለያዩ የግል መረጃዎች ሊሆን ይችላሉ ወይንም ደግሞ የአጠቃላይ የማህበራዊ መረጃ ወይንም የህዝብ መረጃዎች ሊሆኑ ይችላሉ ማለት ነው። እነዛን መረጃዎች በግል ደመና ውስጥ ወይንም ደግሞ በአጠቃላይ በህዝብ ደመና ውስጥ አንድ ላይ እንከተዋለን ማለት ነው። እና ክላውድ ማለት ደመና ማለት ነው። እና እዚህ ጋር መረዳት ያለብን እንግዲህ በሁለቱም እያቀያየርኩኝ መጠቀም እችላለሁኝ። እና የክላውድ ማከማቻ ብዙ ጊዜ እጠቀማለሁ ወይንም የደመና መከማቻ ብዙ ጊዜ እጠቀማለሁ ማለት ነው። ለምሳሌ የ በተለያዩ የመተግበሪያዎች ጋር የማህበራዊ ሚዲያ መተግበሪያዎች ጋር እጠቀማቸኋለሁ ማለት ነው። ለምሳሌ የ እኔ የቴሌግራም መተግበርዬ ጋር እስከ አራት ጂቢ ድረስ የሚደርስ የ የክላውድ ማከማቻ አለኝ ማለት ነው። እና እዚህ ይሄ እስከ አራት ጂቢ ድረስ የሚደርስ የክላውድ ማከማቻ በጣም ጠቃሚ ሆኖልኛል እኔ ምክንያቱም የተለያዩ መረጃዎቼን የተለያዩ ቪዲዮዎች የተለያዩ ምስሎችን እዛ ጋር ለማስቀመጥ ስለሚረዳኝ ማለት ነው። እና ደግሞ ሌላ ለምሳሌ በጎግል ድርጅት ወይም በጎግል አስተዳደር ውስጥ ያለው የጎግል ዋን ድራይቭ የሚባል መተግበሪያ ጋር ያለው የአስራ አምስት ጂቢ መተግበሪያ የአስራ አምስት ጂቢ የክላውድ ክምችት ወይንም የክላውድ ማከማቻ ቦታ ተጠቃሚ ጭምር ነኝ ማለት ነው። እና እዛ ጋር የተለያዩ ምስሎችን የተለያዩ ቪዲዮዎችን የተለያዩ መተግበሪያዎችን እዛ ጋር አኖራለሁ እንዲሁም የተለያዩ የኢሜይል መልእክቶችን እንዳይጠፉ እዛ ጋር ተመዝግበው ይቀመጣሉ ማለት ነው። እና ይሄን በማደርግበት ጊዜ በፈለኩበት ሰዓት ከፈለኩበት ቦታ ሆኜ በፈለኩበት መጠቀሚያ ስልክ ወይንም መጠቀሚያ ኮምፒውተር ሆኜ እነዚህን መረጃዎች መዳረስ እችላለሁ ማለት ነው። መድረስ እችላለሁኝ እነዚህ መረጃዎች ጋር እነዚህ መረጃዎች ማግኘት እችላለሁኝ እነዚህ መረጃዎች መቀያየር ማስተካከል ወይንም ደግሞ ማጥፋት እችላለሁኝ በፈለኩት ቦታ ጋር በፈለኩት ስልክ በፈለኩት ኮምፒውተር በፈለኩት ጊዜ ጋር ሆኜ ማለት ነው። ለምንድነው? እዚህ ጋር የክላውድ ማከማቼ ጋር የራሴ የተሰጠኝ መጠሪያ ስምና ለራሴ የተሰጠኝ የይለፍ ቃል አለ ማለት ነው። እና ያንን ነገር ተጠቅሜ እንግዲህ የፈለኩትን ነገር ማድረግ ችያለሁኝ ማለት ነው። እና የክላውድ ማከማቻ አዎ በደንብ እጠቀማለሁኝ እድሉን ስለሰጣችሁኝ አመሰግናለሁኝ እወዳችኋለሁኝ ቻው

እሺ በድጋሚ ስለተገናኘን ከልብ አመሰግናለሁኝ እንዴት ናችሁ ደህና ናችሁ ወይ ውድ የዚህ የሳይለንሲዮ መስራች ሰዎች እንዴት ናችሁ ደህና ናችሁ ወይ እወዳችኋለሁኝ። አሁን ምን ወያየው ስለ "መስኮትህን ክፍት ትተዋለህ ወይ?" ስለሚል ጥያቄ እና በዚህ ውስጥ ስለሚካተቱ መልሶች ነው ማለት ነው። ሰዎች እንዴት ናችሁ ደህና ናችሁ ወይ እወዳችኋለሁኝ። አሁን ምን ወያየው ስለ "መስኮትህን ክፍት ትተዋለህ ወይ?" ስለሚል ጥያቄ፤ እና በዚህ ውስጥ ስለሚካተቱ መልሶች ነው ማለት ነው። ባለፈው እለታ ተናግሬ ለመናገር እንደሞከርኩት ማለት ነው ቀዝቃዛማ አካባቢ ነው ያለሁበት ቦታ ከፍተኛ ቦታ ነው እስከ አንድ ሺህ ዘጠኝ መቶ እስከ ሁለት ሺህ ሜትር ከባህር ጠለል በላይ ከፍታ ያለው ቦታ ነው አሁን ያለሁበት እና ብዙ ጊዜ ዝናብ ይኖራል እዚህ አካባቢ ቅዝቃዜ ይኖራል እንዲሁም አንዳንዴ ደግሞ በረዶ ይኖራል ማለት ነው አዎ በረዶ እዚህ አፍሪካ ውስጥ ኢትዮጵያ አማራ ክልል ደብረ ማርቆስ በረዶ ይከሰታል አንዳንድ ጊዜ፤ እና ይሄ በጣም ቅዝቃዜ የተሞላበት ወቅት ስለሆነ አሁን ያለንበት በተለይ ትንሽ ብርድ ነገር አለ። ያው ቀን ቀን ፀሀይ ይኖራል የበጋ ወቅት ነው ነገር ግን እንደዛም ቢሆን የበጋ ወቅት አይመስልም እዚህ ጋር አሁን ያለንበት ሁኔታ ለምንድነው ከፍተኛ የሆነ ቅዝቃዜ ስላለ በተለይም ደግሞ ጠዋት ጠዋት ጋር ከፍተኛ የሆነ ቅዝቃዜ አለ ማለት ነው እስከ ጠዋት አራት ሰዓት ድረስ ከሌሊቱ ዘጠኝ ሰዓት ወይንም ስምንት ሰዓት እስከ ጠዋት አራት ሰዓት አካባቢ ድረስ ቅዝቃዜ አለ ማለት ነው፤ እና ያንን ቅዝቃዜ ፀሀይ ጋር ራሱ በመቀመጥ መቋቋም አንችልም ማለት ነው አንዳንድ ጊዜ እና በዚህ ሁኔታ ውስጥ እኔ መስኮቴን ክፍት አልተወውም። ለምንድነው መስኮቴን ክፍት የማልተውበት ምክንያት ይሄ ቅዝቃዜ ወደ ቤቴ ገብቶ በጣም ቅዝቃዜውን በመስኮት በኩል ገብቶ ደግሞ በጣም ቅዝቃዜው እንዲያይል ወይንም እንዲበረታ አልፈልግም ማለት ነው። አሁን ላይ ያለውን የቤቱን ሙቀት ወደ ውጪ እንዳይወጣ መስኮቴን እዘጋለሁ ማለት ነው። መስኮቱን ክፍት መተው በፍጹም አልወድም። አንዳንድ ጊዜ መስኮቶችን እከፍትና የተወሰነ አየር እንዲናፈስ አየር ወደ ውስጥ እና ወደ ውጭ እንዲገባ እንዲወጣ አደርጋለሁኝ። ከዛ በተረፈ ግን ወዲያውኑ መስኮቱን እዘጋለሁኝ። ምክንያቱም ሀይለኛ ንፋስ አለ እዚህ አካባቢ ጋር ብርድ አለ ቅዝቃዜ አለ የቤቱን ሙቀት ሊወጣ ይችላል ወደ ውጪ፤ እና ይሄ ይሄ ነገሮች ስላሉ በጣም አስቸጋሪ ነው ማለት ነው መስኮቶችን ክፍት ትቶ ለመሄድ። ለምሳሌ አሁን የኛ ቤት የተሰራው ከብሎኬት ከሚባል እና ሲሚንቶዎች ስለሆነ እነዚህ ሲሚንቶና ብሎኬት ጋር እንግዲህ በጋራ በማዋሃድ የተሰራ ቤት ነው፤ እና ይሄ ቤት እንግዲህ በከፍተኛ ሁኔታ ቅዝቃዜን የመሳብ አቅም አለው ማለት ነው፤ እና ቤታችን ራሱ ቅዝቃዜን የመሳብ አቅም ስላለው መስኮቶችን ክፍት አልተውም ማለት ነው መስኮቶችን ክፍት ከተውኩኝ በጣም ቅዝቃዜው ያይልና ቤታችንን ይቀዘቅዛል ማለት ነው። ስለዛ መስኮቶችን ክፍት አልተውም የመተውም ልማድ የለብኝም ማለት ነው።

እሺ በድጋሚ ስለተገናኘን ከልብ አመሰግናለሁኝ። የጎረቤቶችህን ድምጽ ትሰማለህ ወይ? ይላል ያሁን መወያያ ርዕሳችን። እንግዲህ እኔ የጎረቤቶቼን ድምጽ በደንብ አድርጌ እሰማለሁኝ። ምክንያቱም ቤታዎቻችን እዚህ ጋር እርስ በእርስ የተጠጋጉ ናቸው ማለት ነው። ያው ያለንበት አካባቢ በጣም ቀዝቃዛ- እንዲሁም ለኑሮ በጣም ምቹ የሆነ ቦታ ስለሆነ እዚህ አካባቢ ጋር- ቤቶች በጣም ተጠጋግተው ይገኛሉ ማለት ነው። እንግዲህ እዚህ አካባቢ ጋር ያሉ ቤቶች በጣም ከመጠጋጋታቸው የተነሳ አንዳንድ ጊዜ ከቤቶች መካከል አጥር ላይኖር ይችላል ማለት ነው። እና ቤቶች የኛ ጎረቤት ጋር- የሚከወኑት የተለያዩ ክንዋኔዎች እዚህ ጋር እኛ ጋር ድምፃቸውን እንሰማለን ማለት ነው። ለምሳሌ ቴሌቪዥን ሲያዩ: ስፖርታዊ የዜናዎችን ሲያዳምጡ :ወይንም ደግሞ ሀገራዊ የሆኑ ዜናዎችን የፓርላማ ዜናዎችን ሲያዳምጡ። እንዲሁም ደግሞ ትንሹ ልጃቸው የህፃናት ሙዚቃ በሚያዳምጥበት ወቅት ሁሉንም እነዚህን ነገራቶች እንግዲህ እኛ እዚህ ሆነን እናዳምጣለን ማለት ነው። እና የጎረቤቶቼን ድምጽ በደንብ አድርጌ እሰማለሁኝ ለማለት እፈልጋለሁ ማለት ነው። በተመሳሳይ ሁኔታ እኛ የእኛ ድምጽም እንግዲህ የጎረቤታችን ድምጽ ጋር ይሰማል። ያው እንዳይሰማ ማድረግ ይቻላል። በዝቅታ በማውራት በማንሾካሾክ ማለት ነው። እንዲሁም ደግሞ የጎረቤቶቻችን ድምጽ እኛ ጋር እንዳይመጣ ማድረግ ይቻላል በምንም ሁኔታ ማድረግ ይቻላል- የኛ መኝታ ቤታችን የራሱ የውስጥ በር አለው ማለት ነው እና ያንን በር በምንዘጋበት ወቅት ከውጪ ምንም አይነት ድምጽ ወደ ውስጥ አይገባም ማለት ነው። እና- ለምሳሌ አሁን እዚህ ጋር እኔ አሁን ይሄንን ድምጽ በምቀዳበት ወቅት- መኝታ ቤቱ ውስጥ ሆኜ የውስጠኛውን በር ዘግቼ እንዲሁም የውጫኛውን በር ዘግቼ ምንም አይነት ድምጽ እንዳይገባ በማድረግ ነው ማለት ነው። እና እንደዚህ አይነት- ክፍሎች አሉ። የተወሰኑ ክፍሎች እኛ ቤት ጋር እና እነዛ ክፍሎች እንደዚህ አይነት ክፍሎች ጋር ልክ እንደ መኝታ ቤታችን አይነት ክፍሎች ሌሎች ስላሉ እዛ ጋር በምንሆንበት ወቅት ምንም አይነት ድምጽ አይሰማንም። ነገር ግን- ዋናው የቤታችን ሳሎን ጋር ወይንም ኮሪዳር ወይንም እቃ ቤት በምንሆንበት ወቅት- የተለያዩ ድምፆችን ከጎረቤቶቻችን እንሰማለን ማለት ነው። እድሉን ስለሰጠኸኝ አመሰግናለሁ። መልካም ጊዜ ይሁንልህ።

እሺ በድጋሚ ስለተገናኘን እዚህ ጋር በጣም ማመስገን እፈልጋለሁኝ ያአሁኑ መወያያ ርዕሳቸውን በብእር ወይስ በእርሳስ ትጽፋለህ ስለሚል ይሆናል ማለት ነው። ያው እኔ አጋጣሚ ሁኖ ወይንም እንዳለመታደል ብእር የሚባለውን ነገር በደንብ አላውቀውም ማለት ነው። ወይንም ደግሞ አላየሁትም ለምንድነው? ያው እዚህ አካባቢ ጋር። ያው እኔ ወጣት ስለሆንኩኝ ድሮ ጋር ነው ጥንት ጋር ነው ይህንን ነገር ይጠቀሙበት የነበረው ማለት ነው። እና ብእርን እኔ በአይኔ አይቼ አላውቅም ነገር ግን ሲወራ እንደሰማሁት ከሆነ በቀለም እየነከሩ መጽሐፍ እንደሆነ አውቃለሁኝ ማለት ነው። እና ሁልጊዜ ከህፃንነቴ ጀምሮ የምጠቀመው ከብእር በላይ እርሳስን ነው ማለት ነው። እና እርሳስ የምጠቀማቸው የተለያዩ አይነት እርሳሶች አሉ ለምሳሌ ደማቅ እርሳስ አለ። ቀጭን የንድፍ እርሳሶች አሉ ወይንም ፈዛዛ እርሳሶች አሉ። እና የተለያዩ እርሳሶችን ለተለያየ አላማ እየያዋልኩኝ እጠቀምባቸዋለው ማለት ነው። እና ይሄ ነው መልሴ ሊሆን የሚችለው እዚህ ጉዳይ ጋር በጣም አጭር የሆነ መልስ ነው ያለኝ ምክንያቱም። ስለ ብእር ምንም አይነት መረጃ ስለሌለኝ ማለት ነው። ስለ እርሳስ ግን ያው ብዙ አይነት መረጃዎች አሉኝ ለምሳሌ። እኔ ከምጠቀማቸው ደማቅ የእርሳስ አይነቶች መካከል ኤች ቢ የሚባለው የእርሳስ አይነት በጣም ደማቅ ነው ማለት ነው። እና የአስራሁለተኛ ክፍል ፈተናችንን የተፈተነው በዚህ እርሳስ ነው ማለት ነው። እና በጣም ደስ የሚል እርሳስ ነው ይሄ አይነቱ እርሳስ። እና ደግሞ የተለያዩ እርሳሶች አሉ ንድፍ ለመስራት የሚያገለግሉ እርሳሶች አሉ። እንዲሁም ደግሞ የተለያዩ የቀለም ያላቸው እርሳሶች አሉ። ለምሳሌ በተለምዶ እኔ ብዙ ጊዜ እጠቀምበት የነበረው እርሳስ ጥቁር እርሳስ ነው። ነገር ግን እየቆዩሁኝ በሄድኩኝ ቁጥር እና ሌሎች የእርሳስ ቀለማቶች እንዳሉም እያወቅኩኝ በመጣሁበት ሁኔታ ውስጥ። እንግዲህ የተለያዩ የእርሳስ ቀለማቶችን እጠቀማለሁ ለምሳሌ እንደ ቀይ ወይንም አረንጓዴ የእርሳስ ቀለማቶችን ያላቸውን እርሳስ በደንብ እጠቀማለሁኝ ማለት ነው። ይሄ ነገር ምንድነው ረድቶኛል? በትምህርት በማንብበት ወቅት የተለያዩ ማስታወሻዎችን ወይንም መጽሐፉ ጋር ማወቅ ያለብኝን ወይንም መርሳት የሌለብኝን የተለያዩ ቀመሮችን አድምቄ ለመጻፍ ረድቶኛል ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ።

ሰላም ሰላም እንዴት ነህ በድጋሚ ስለተገናኘን አመሰግናለሁ ሽቶ ትጠቀማለህ ወይ ይላል? ያሁኑ መወያያ ርዕሳችን። ሽቶ እጠቀማለሁኝ በደንብ ነው የምጠቀመው። ሽቶ የምትጠቀምበት ምክንያት ዋናው የሰውነቴን ጠረን ለመደበቅ ነው። ማለትም የራሴ የሰውነቴ ጠረን ጠልቼው ሳይሆን። ግን እኔ ሰው እንዲያቅብኝ አልፈልግም የራሴን ጠረን። እንዲሁም ደግሞ በተለያዩ እንስሳቶች እንዲገኝብኝ አልፈልግም። የራሴን ጠረን አንደኛው ምክንያት ይሄ ነው። ሁለተኛ ምክንያቴ ደግሞ ከራሴ ጠረን በላይ ሽቶ ሳቢ የሆነ ነገር እና ግርማ ሞገስን የሚያላብስ ነገር ስለሆነ ነው። ማለት ይሄ አሁን ለምሳሌ እኔ በሆኑ ስብሰባዎች ጋር ወይንም ደግሞ የሆነ ትልቅ ድግስ ጋር። እነዛን ውድ ውድ የሆኑ ሽቶዎችን ተቀብቼ በሚሄድበት ጊዜ በጣም ነው ግርማ ሞገስ የሚኖረኝ እንዲሁም ለራሴ በደንብ ሙሉ ስብእና ያላብሰኛል ብዬ አስባለሁኝ። ወይንም ደግሞ ለራሴ በራስ መተማመንን ይሰጠኛል ማለት ነው። ስለዛ እኔ ሽቶ እጠቀማለሁኝ እና ሽቶ የምጠቀምበት ጊዜ በጣም ብዙ ነው። ይሄ ሽቶ የምጠቀምበት ጊዜ እንግዲህ በቤተሰቤ እስከሚጠላ ድረስ ሽቶ በእኛ ቤት እስከሚጠላ ድረስ በጣም ነው ብዙ ጊዜ ሽቶን የምጠቀመው። እና እኔ በጣም ሽቶ መጠቀም እወዳለሁ። ለምሳሌ ውድ ውድ የሆነ ተባሉ ሽቶዎችን። እጠቀማለሁኝ እኔ ብዙ ጊዜ የሽቶዎችን ስም ወይንም መለያ አልይዝም። እኔ ሽቶዎችን በገንዘብ ነው የምተምናቸው። ማለትም ለምሳሌ እኔ አሁን አብዛኛውን ጊዜ የምጠቀማቸው የሽቶ አይነቶች በኢትዮጵያውያን ብር ወደ አስራ ስድስት ሺህ ወይንም እስከ አስራ አምስት ሺህ ብር የሚደርሱ የሽቶ ዋጋ ያላቸው የሚያወጡ ሽቶዎችን እጠቀማለሁኝ። እና እነዛን በምትጠቀምበት ሰዓት በጣም ነው ሽታቸው መዓዛቸው የሚያምረው እንዲሁም ሰውነቴ ጋር ከረጨዋቸው በኋላ አይለቁም በንፋስ ለረጅም ጊዜ ይቆያለሁ። እና የመጀመሪያው ሀሳቤ እንዳለ ሆኖ እዚህ ሁለተኛው ሀሳቤ ጋር በደንብ ግልጽ ላድርገው ላድርግላችሁ። አንድ ሰው ለሆነ ዝግጅት ሽቶ ተቀብቶ የሚሄድ ከሆነ ለሰውየው ያንን ዝግጅት ለጠራው ሰው እንደ ክብር ይቆጠርለታል ማለት ነው። ለምሳሌ አሁን ያ ሰውዬ የተጠራው ሰውዬ ሽቶ ልክ ሳይቀባ ቢመጣና የሆነ መደበኛ ሽታ ቢኖረው ወይንም ደግሞ ላብ ላብ የሚሸት ወይንም መጥፎ ጠረን ቢኖረው። እንደ ክብር አያየውም ማለት ነው። የጠራው ሰውዬ ስለዚህ ሽቶ የምንቀበው በጥሪ ጊዜ ሽቶ ስንቀባ ለኛ ብቻ ሳይሆን ለሚጠራንም ሰው ክብር ማሳያ ነው ማለት ነው። እና እድሉን ስለሰጣችሁኝ በጣም አመሰግናለሁኝ። እና ደግሞ ተስፋ አለኝ በቀጣይ ከዚህ የበለጠ በደንብ እንደምንወያይ

እሺ በድጋሚ ስለተገናኘን በጣም አመሰግናለሁኝ። ያሁኑ መወያያ ርዕሳችን ደግሞ በጣም ሳቢና ማራኪ ነው። ልክ እንደ ሁልጊዜው ይሄ ለየት የሚያደርገው ስለራሴ በደንብ እንድገመግም ስለሚረዳኝ ነው። የመወያያ ርዕሳችን ልዩ ችሎታህ ምንድነው? ይላል ስለኔ ነው የተጠየኩትኝ ልዩ ችሎታዬ ምንድነው? የኔ ልዩ ችሎታ ብዬ የማስበው ሰዎችን እንዲስቁ ማድረግ እችላለሁኝ። ማለት የማያስቁ ቀልዶች እንኳን ቢሆኑ ሰዎችን እንዲሰቁ ማድረግ እችላለሁኝ እንዲሁም ደግሞ ከሰዎች ጋር ከፍተኛ የሆነ ግንኙነት በፍጥነት መመስረት እችላለሁ ማለት ነው። እና ከዚህ ቀጣይ ደግሞ ትንሽ ትዕግስተኛ ነኝ ከሌሎች ሰዎች የተለየ እና እነዚህ እነዚህ ችሎታዎቼ ናቸው ብዬ አስባለሁኝ። እነዚህ ችሎታዎቼ እንዴት ረድተውኛል በስራ አለም በትምህርት አለም የሚለውን ደግሞ ላስረዳ። ለምሳሌ በስራ አለም እንዴት ረዱኝ። በስራ አለም እነዚህ ችሎታዎቼ ደንበኞችን እንድስብ ደንበኞች ጋር ጥሩ የሆነ ግንኙነት እንዲኖረኝ ደንበኞች እኔ ሱቅ ወደውት እንዲመጡ ከአንዴ ከመጡ በኋላ ገዢዎች እስከመጨረሻው ደንበኛ ሆነው እንዲቀሩ። አሪፍ አሪፍ በሆኑ ቀልዶች እያሳኩኝ። ደግሞ በዛ ላይ ትእግስተኛ ስለሆንኩኝ ምንም ሳልከፋ እንደገና ደግሞ ከፍተኛ የሆነ የመግባባት ችሎታ ስላለኝ ከእነሱ ጋር በደንብ እየተግባባሁኝ በቀጣይም ከእኔ ሱቅ መጠው እንዲገዙ አደርጋለሁኝ ማለት ነው። ሌላኛው በትምህርት አለም ደግሞ ከብዙ ጓደኞቼ ጋር ጓደኝነትን አፍርቻለሁኝ። ብዙ ጓደኞቼን የተዋወቅኩት በዚህ ባህሪ የተነሳ ነው። እና ሁሎችም ጓደኞቼ በጣም ይወዱኛል። እንደውም ከመውደዳቸው የተነሳ እኔ የክላስ ተወካዮቸው እንደሆን ይፈልጋሉ። ነገር ግን እኔ እሱን አልፈልግም። እና ደግሞ ከመምህሮቼ ጋር ጥሩ የሆነ ግንኙነት አለኝ በዚህ የተነሳ ነው ይሄም ላዳብረው የቻልኩት ማለት ነው። እና እነዚህ እነዚህን የመሰሉ ልዩ ልዩ ችሎታዎች አሉኝ። ለመጨመር ያክል ሌሎች ችሎታዎቼ ሌሎች ልዩ የሆኑ የኔ ችሎታዎች እኔ ለምሳሌ ነገሮችን ቀድሜ በህልም የማየት ችሎታ አለኝ። እዚህ ጋር ምንድነው ላሰምርበት? የምፈልገው ትንሽ ጉዳዩ መንፈሳዊም ጭምር ነው። ይሄን ያልኩበት ምክንያት ምንድነው? የተለያዩ ህልሞችን እያየሁኝ እነዛ ህልሞች ደግሞ የማያቸው ህልሞች ጥሩ ጥሩ የሆኑ ህልሞች ናቸው። እና በእውነተኛው አለም ሲገለጡ አያቸዋለሁኝ። ወይንም አስተውላቸዋለሁኝ እንዲሁም ደግሞ ልዩ የሆነ የምልከታ ችሎታ አለኝ ማለት ነው። ነገሮችን በደንብ በሰከነ መንፈስ መመልከት እችላለሁኝ መቃኘት እችላለሁ። ነገሮችን በአካባቢው ያሉትን መያዝ እችላለሁኝ እና ይሄ ይሄ ችሎታዬ በጣም ጠቅሞኛል። እኔን በጣም በመቀጠል ደግሞ ከእነዚህ ችሎታዎቼ በተጨማሪ አእምሮዬን የሚያስበውን ነገር መቆጣጠር እችላለሁኝ። ይሄ ለኔ ትልቁ ትልቁ ስጦታዬ ነው ማለት ነው። እና ትልቁ ልዩ ችሎታዬ ነው። እኔ አእምሮዬን በደንብ አድርጌ መቆጣጠር እችላለሁኝ ይሄንን ደግሞ ያደረኩት ከመመሰጥ ጸሎት ከማድረግ ያገኘሁት ነገር ነው። ማለት ራሴን በደንብ እንድመለከትና ራሴን በደንብ አድርጌ ራሴን የራሴን ባህሪያት እንዲሁም የራሴን ሀሳብ እንድገራ አድርጎኛል ማለት ነው። ስለዛ እነዚህ እነዚህ አይነት ልዩ ልዩ ችሎታዎች አሉኝ። እድሉን ስለሰጣችሁኝ በጣም አመሰግናለሁኝ በቀጣይ እንደምንገናኝ ተስፋ አለኝ። መልካም ጊዜ።